አዎ ፀጉር መንከባከብ እወዳለሁ ፀጉር መንከባከብ ውበት ነው መጠበቅ አንዱ መንገድ ነው ብዬ አምናለሁ። እና እኔም ደግሞ ፀጉሬን በደንብ እከባከባለሁ ሰዎች ፀጉራቸውን እንዲንከባከቡም ደግሞ። በዚህ አጋጣሚ ምክር አስተላልፋለሁኝ። እና ፀጉር መንከባከብእ አንዱን የቻለ ራስህን መጠበቅ ጤናን የመጠበቅ አንዱ መንገድ ነው

አዎ አካባቤን እወደዋለሁ። ይሄ የተለያዩ ምፈልጋቸው እ ሱፐር ማርኬት ሊሆን ይችላል። እነዚህ መሸጫዎች ሱቆች እእ ልብስ ቤቶች እ ጫማ ቤቶች እንደዚህ። በቅርቡ ላአገኛለሁኝ እና እ መግዛት ምትፈልገውን በቅርብ አገኛለሁ። ከዛ በተጨማሪም የተለያዩ መንቀሳቀሻ ትራንስፖርቶችም በቅርብ ስለሚገኝ እወደዋለሁ አካባቢየን

መዝገቦችን አስቀምጣለሁ። አስፈላጊ የሆኑ መዝገቦች ለወደፍ ልፈልጋቸው የምችላቸው ስለሚሆኑ የተለያዩ መዝገቦችን አስቀምጣለሁ። እነዚህ መዝገቦች ስራም ሊሆኑ ይችላሉ። በግል የሚሰራም ስራ ሊሆን ይችላል። የራሳችን የምናስቀምጣቸው የምንፈልጋቸው መረጃዎች ሊኖር ይችላሉ። እና እስቀምጣለሁ